በቃ ስንት ሰዓት ስልክ ትጠቀማለህ ረጅም ሰዓት እውነቴን ነው ማለት። እንዴት ነው። አሁን እኔ የምሰራው ስራ በብዛት ከስልክ ጋር የሚያገናኝ ነገር ነው። እና በቃ እንደው የሰላሳ ደቂቃ ቢበዛ ወይም በየአስር ደቂቃ እንተርቫሉ ግን ጋፑ ስልኬን እነካካለሁ እና ረጅም ሰዓት ረጅም ሰዓት ማለት ይቻላል። ከዛ ውጪ ግን አንዳንዴ ምን አደርጋለሁ በቃ ስራ እንደሌለኝም ሳቅ። ከዛ ደግሞ ይሄን ለቤት መስጠት ያለብኝ ጊዜ ነው። ብዬ ሳስብ ነገሮች ደግሞ እኔ እራሴ ላይ ምን ትኩረት ማድረግ አለብኝ ብዬ ሳስብ። ስልኬን ሙሉ በሙሉ አጠፋፋና ከስልክ ምንም ላልነካ እችላለሁ። ምናልባት መደወል ያለብኝ ስልክ ካለ ለዛ ልነካው እችላለሁ። ስልኬን እንኳን ማለት ነው። እና ምን ለማለት ፈልጌ ነው። በቃ ስንት ሰዓት ለሚለው? አሁን አስራ ሁለት ሰዓት ነው ቀኑ አይደለ? አስራ ሁለት ሰዓት ለሊት አስራ ሁለት ሰዓት ቀን ነው። እኔ እንጃ እኔ ምን እንደሚሆን። እንትን ነው ደግሞ ምንድነው? አሁን ይሄ ቶሎ ቶሎ ባወራው ይሄን ያክል እንዴት ነው? ቶሎ ቶሎ ባበራሁት ቁጥር ረጅም ሰዓት እጠቀመዋለሁ ማለት አይደለም ግን እንደየምሰራው ስራ ይወሰናል። ምናልባት እንኳን በቀን አራት ሰዓት ልጠቀም እችላለሁ በእርግጠኝነት ስክሪን ታይሜ ከዛም በላይ ሊሆን ይችላል። እና አራት ሰዓት ሙሉ ስልክ ላይ ልውል እችላለሁ። አንዳንዴ እንደውም ምንድነው የሚገርመኝ? ይሄ ለጠቀመውም ለማይጠቅመውም ይሄ ጭልጥ የምንለው ነገር በተለይ አሁን ላይ የብዙ ሰው ችግር ሆኖ እያየሁት እገኛለሁ። እና ስልክ መጠቀም ከጀመረ ሰው ሰው ከጎኑ ያለ ሰው ቢጠራው አይሰማም። አያናግርም መልስ አይሰጥም ምን አይልም። ስለ ሌላ ነገር አያስብም። ውይ ረስቼው የሚባል ነገር በጭንቀት የመጣልህ ውይ ረስቼው ነው። ትንሹም ትልቁም ውይ ረስቼው ነው። ለምን ስልኩ ላይ ነው ያለው ያ ሰው። ትኩረት የሚሰጠው ለስልኩ ነው። ሁ ነገር ስልኩ እንደሆነ ነው የሚያስበው ብዙ ጊዜ እንደውም አሁን ብዙ እየገጠመኝ ያለው ነገር ምንድነው መሰላችሁ? ይሄ ሰው ስልኬ ካለ እኔ ምን ያደርግልኛል የምትለኝ ጓደኛዬ ነበረች እኔ ይገርመኛል። አንድ ጓደኛዬ እንደዚህ በጣም ለስልኳ ያላት ፍቅር ይለያል። እና ሁሌም የሆነ ነገር ትልና አይ እኔ ስልኬ አለልኝ ትላለች ይሄ በጣም እንደራሱ ነገር ነው የምታየው። እና ልክ አይደለም አዎ እውነት ነው። ግን ስራ የሚሰራ ሰው ከሆነ አሁን ለምሳሌ እንደኔ የሚሰራ ሰው አዝ ፍሪላንሰር የሚሰራ ከሆነ ግድ ነው። ሁሌም በቃ ስልክ ላይ ኢሜል ሊገባ ይችላል ኢክስ ሊላክ ይችላል ምናምን እንደዛ ስለሚሆን። ከዛ ከዛ እንጻር። በየጊዜው መታየት አለበት ወይ? በቃ ስንት ሰዓት ለሚለው ያው አራት ሰዓት ብዬ አስብ ይመስለኛል ከዛ በላይ እንኳን የምጠቀም አይመስለኝም። አራት ሰዓት እጠቀማለሁ ወይም ጫጫ ከሰፍሌ እንኳን አይሆንም። በቃ እልም ቡክብቅ የሚሉ ይሄ እረጅም ሰዓት ከሚይዝ ይልቅ ይሄ ልመው እያሉ የሚጠቀሙባቸው ነገሮች ይበዛሉ። እና ምን ለማለት ፈልጌ ነው። አዎ በተለይ እኛ ሴቶች ረጅም ሰዓተሰ ስልክ እናወራለን። ወንድ ቶሎ ነው ስልቹ ነው በቃ የሆነ ሰዓት በኋላ ዘግቶታል ስልኩን ማን እንደወለ ያውቅም ማን እንደወለ አያውቅም። በቃ ሁሉ ነገር ሬራሺ ተኝቶም ሊሆን ይችላል። ያ ሰውና ከዛ ከዛ አንፃር መታየት አለበት ለማለት ያክል ነው። እና ሌላው ደግሞ ምንድነው? አዎ በተለይ አሁን ላይ ያለው ወጣት ረጅም ሰአቱን የሚያሳልፈው ስልኩ ላይ ነው። እውነቱን ለመናገር በጣም ረጅም ሰዓት እን አንዳንዴ አይገባኝ ለምን እላለሁ። ለምን መጽሐፏን አታነብም ለምን የሆነ ነገር አታዮም። ይሄ የራሳችን የሚለውጥ ራሳችን የሚያሳድግ ነገር ለምን አናድርግም ብዬ? አስባለሁ ብዙ ጊዜ እና። እንዴት ነው? አዎ ማድረግም አለብን እራሳችን የሚለውጥ ነገር እና አሁን እኔ ስራ ከሆነ ግድም ስለሆነ ነው። በቃ ግድም ስለሆነ ነው። ከዛ ደግሞ አሁን ያለው ሁሉ ነገር ስለሚያስገድድም ጭምር ነው። በቃ ከስልካችን ጋር ያለን ግንኙነት ትልቅ እንዲሆን ስለሚያስገድደን ነው። ስለዚህ ምንጠቀመው ሰዓት እንደኔ አራት ሰዓት እጠቀማለሁ ማለት ነው። በቃ አራት ሰዓት ቢያዝ